ንግድ ማለት ደግሞ አንድ ሰው አንድን ነገር የመሸጥና የመለወጥ ሂደት ንግድ ይባላል። እቃ ሊሆን ይችላል እቃን በእቃ የመለወጥ ሂደትም ንግድ ነው የሚባለው። ትንንሽ ነገሮችን ይዞ እያዞሩ መሸጥም ንግድ ነው የሚባለው። እንዲሁም ደግሞ አንድን ቁስ ወይም አንድን ምርት በገንዘብ የመለወጥ ሂደትም ንግድ ነው የሚባለው። ነገደ ማለት። አንድ ነገር ሸጠ ሸጦ ደግሞ ሌላ ነገር ገዝቶ መጣ ማለት ነው። ስለዚህ አንድን ቁስ ይዞ ሄዶ ይሸጣል። ከዛ በኋላ ደግሞ ከዛ አካባቢ ደግሞ ሌላ ነገር ገዝቶ ይመጣል። ይህ የመለወጥና የመለዋወጥ ሂደት ንግድ ይባላል በአማርኛው ማለት ነው። ንግድ ሲባል ግዴታ ገንዘብና እቃ መሆን የለበትም። በሌላ በቁሳቁስ የመለዋወጥ ሂደትም ንግድ ነው የሚባለው ማለት ነው። ያለበለዚያ ነገደ ሊባል አይችልምና ሁልጊዜም ነገደ ስንል ቁስን በቁስ መለወጥ ሊሆን ይችላል። በገንዘብ አንድን ነገር መለወ ለውጦ መውሰድ ሊሆን ይችላል። ለሌላው ደግሞ መሸጥ ሊሆን ይችላል ስለዚህ መሸጥም መለወጥም ንግድ ነው የሚባለው ማለት ነው

ካልሲ ማለት ሰዎች እግራቸው ላይ የሚያጠልቁት ለብርድ መከላከያ ወይም ደግሞ ለቅዝቃዜ መከላከያ የሚያገለግል የእግር ልብስ ነው። እግር ላይ የሚጠለቅ ለእግራችን ብርድ መከላከያ ወይም ደግሞ ጫማ ስናደርግ ጫማው እንዲመቸን ለጫማው መስማሚያ የምናደርገው የልብስ አይነት ካልሲ ይባላል። ካልሲ እግር ላይ ብቻ ነው የሚደረገው ካልሲ ብርድ ይከላከላል ከሹራብ ሊሰራ ይችላል ከክር ከሱፍ ከተለያዩ ጨርቆች ሊሰራ ስለሚችል ያ እግር ሙቀት እንዲሰማው የሚያደርግ የልብስ አይነት ካልሲ ይባላል

ብቃት ማለት አንድን ጉዳይ አንድን ነገር አንድን ስራ እጅግ በጣም በቂ በሆነ ሁኔታ የመፈጸም አቅም የመስራት አቅም ብቃት ተብሎ ይጠራል። አንድ ስራ ሊኖር ይችላል ሰዎች በተለያየ የአቅም ደረጃ በተለያየ ችሎታ ሊሰሩት ይችላሉ። ነገር ግን አንዳንዶች ደግሞ እጅግ በከፍተኛ ጥራት የሚሰሩት ከሆነ ያ የጥራት ደረጃ ብቃት ተብሎ ይጠራል። በቅቷል ከተባለ አንድ ሰው ከፍተኛ ደረጃ ላይ ደርሷል ወይም ነገሩን በትክክል አሳክቶታል ማለት ነው። ስለዚህ ብቃት ማለት አንድን ጉዳይ ወይም አንድን ስራ በከፍተኛ ጥራት እና በከፍተኛ ጥሩ ሁኔታ የመስራት ችሎታ ብቃት ተብሎ ይጠራል

ችግር የለም ማለት ሀረግም አረፍተ ነገርም ሆኖ ያገለግላል። ችግር የለም ሲባል ምንም የሚያስቸግር እንቅፋት የለም ማለት ነው። ምንም የሚያስቸግር እንቅፋት የለም ወይም ነገሩን እንዳንሰራ የሚያውከን ነገር የለም አዋኪ የሆነ ነገር የለም ማለት ነው። ችግር የለም ሲባል ምንም አይነት የሚያውከን እንቅፋት ሆኖ ስራውን እንዳንሰራ የሚከለክለን ነገር የለም ማለት ነው። ችግር የለም ማለት ነው።

ቀኝ ማለት ሰዎች ስራቸውን የሚያከናውንበትን ወይም ትክክለኛ ስራ። አብዛኛው ህዝብ ማለት ይቻላል ስራን የሚሰራበት የአንዱ አቅጣጫ የአንዱ የሰውነት ክፍል አቅጣጫ አንደኛው የሰውነታችን ክፍል አቅጣጫ ቀኝ ይባላል አቅጣጫ ጠቋሚ ሲሆን ቀኝ የምንለው በአንዱ የሰውንታችን ክፍል ውስጥ የሚገኘው አብዛኛውን ጊዜ ደግሞ ስራን የምንሰራበት ለስራ ቀልጣፋ የሆኑ የሰውነታችን ክፍል። ቀኝ ይባላል ለስራ ቀልጣፋ የሆነ የሰውንታችን ክፍል ቀኝ እጃችን ሊሆን ይችላል ጆሯችን ሊሆን ይችላል አይናችን ሊሆን ይችላል። እግራችን ሊሆን ይችላል። ለስራ ስንሰራ ቀልጣፋና ቀና የሆነው የሰውነታችን ክፍል ቀኝ ተብሎ ይጠራል

እንኳን ደስ አለህ ይህ ሀረግ ወይም ይህ አረፍተ ነገር የደስታ ወይም የመልካም ምኞት መግለጫ ነው አንድ ሰው አንድን ነገር አሳክቶ ሲጨርስ እንኳን ደስ ያለህ ተብሎ መልካም ምኞቱን ሰው ይገልጽለታል ማለት ነው እንኳን ደስ ያለህ ለወንድ የሚባል ነው። ወንዶች አንድን ጉዳይ አሳክተው ሲጨርሱ እንኳን ደስ አለህ ተብሎ ይጠ ይነገራሉ ማለት ነው ወይም ደግሞ ሰው መልካም ምኞቱን ይገዝላቸዋል እንኳን ደስ ያለ ለአንድ ነጠላ ወንድ የሚቀርብ አባባል ነው። ለአንድ ነጠላ ወንድ ስራህን ሰርቶ ሲያበቃ ፈጽሞ ሲያበቃ ለምሳሌ ትምህርቱን ተምሮ ሲጨርስ ሊሆን ይችላል ወይም ሲያገባ ሊሆን ይችላል ወይም ልጅ ሲወልድ ሊሆን ይችላል እንኳን ደስ አለህ ተብሎ የመልካም ምኞት መግለጫ ይደረግለታል። ሌላም በተለያየ ሁኔታዎች ስኬት ደረጃ ላይ ሲደርስ እንኳን ደስ አለህ ተብሎ የመልካም ምኞት መግለጫ ይደረግለታል። ከዛ ባሻገር ደግሞ ግኝቶችን ሲያገኝ ሀብት ሲያፈራ ንብረት ሲገዛ እንኳን ደስ ያለህ ተብሎ የመልካም ምኞት መግለጫ ከባልደረቦቹ ከወዳጆቹ ከዘመዶቹ ከሚመለከታቸው አካላት ሁላ ይቀርብለታል ማለት ነው። ስለዚህ እንኳን ደስ ያለ ሰዎች ሰውየው በማሳካቱ ስሜታቸውን ወይም ደግሞ እሱ ደስ በእሱ ደስ መሰኘታቸውን የሚገልጹበት መንገድ ነው ማለት ነው።

ስልጠና የሚለው ቃል አንድ ሰው አንድን ጉዳይ በትክክል እንዲፈጽመው የሚሰጠው የሙያ ማሻሻያ ማለት ነው። ወይም ደግሞ የሙያ ስልጠና ይባላል። አንድ ሰው ስራን ለመስራት ሲፈልግ መጀመሪያ ሙያውን መማር ይኖርበታል። ሙያውን ለመማር አስተማሪዎች ያስፈልጋሉ እነዛ አስተማሪዎች አሰልጣኞች ይባላሉ። ድርጊቱ በአካላዊ እንቅስቃሴ የሚከናወን ከሆነ መሳሪያዎቹን ተጠቅሞ ያንን ነገር እንዴት እንደሚሰራው ሙያውን እንዴት እንደሚያዳብረው የሚሰጥ ትምህርት ስልጠና በመባል ይታወቃል።

አልገባኝም የሚለው ቃል ደግሞ አንድን ጉዳይ ገለጻ ተደርጎልን በሆነ ርዕስ ላይ ትንተና ተደርጎልን ያን ነገር ልንረዳው በአእምሮአችን ልንስለው ልንቀርጸው ወይም ደግሞ በተግባር ልናውን። አልገባኝም እንላለን ማለት ነው። ለምሳሌ ስልጠና ሊሰጠን ይችላል። ሰው ሊያስረዳን ይችላል። ንባብ ሊነበብልን ይችላል ወይም ደግሞ እኛ ልናነብ እንችላለን። በመጽሐፍ ውስጥ አንብበን ዳሰን ልንረዳ ያልቻልነው ነገር ከሆነ አልገባኝም እንላለን። አልገባኝም ማለት። አልተረዳሁትም ልገነዘበው አልቻልኩም። አእምሮዬ ውስጥ ልረዳው አልቻልኩም ተረድቼ ልተገብረው አልቻልኩም ማለት ነው። አልገባኝም ማለት

ውሃ ማለት ከተፈጥሮ ነገሮች ውስጥ አንደኛው ሲሆን እንደ መሬት እንደ አፈር ሁሉ ውሃም በምድር ላይ የሚገኝ ተፈጥራዊ አካል ተፈጥሯዊ ስጦታችን ነው። ውሃ ለመጠጣት የሚያገለግል ፈሳሽ ነገር ሲሆን እንጠጣዋለን እንጸዳዳበታለን እንታጠብበታለን ለበርካታ ነገሮች እንገለገልበታለን ይህ በተፈጥሮ የሚገኝ ፈሳሽ ነገር ውሃ ይባላል። በባህር መልክ ልናገኘው እንችላለን በውቅያኖስ መልክ ልናገኘው እንችላለን በወራጅ ውሃነት ልናገኘው እንችላለን በምንጭነት ልናገኘው እንችላለን እንዲሁም ደግሞ በዝናብ መልክ ከሰማይ ወርዶ ልናገኘው እንችላለን። ይህ በፈሳሽ መልክ ምድር ላይ የሚከሰት ወይም ያለ የተፈጥሮ ሀብት ውሃ በመባል ይታወቃል።

መስጊድ ማለት የእስልምና ሃይማኖት ተከታዮች የሚሰግዱበት ሃይማኖታቸውን ስርዓታዊ ድርጊት የሚፈጽሙበት የሃይማኖቱ ስርዓት መፈጸሚያ ቤት መስጊድ ይባላል። የሙስሊም ሃይማኖቶች ወይም ደግሞ በአማርኛው እስላም የተባሉ የሚጠራው ሃይማኖት ሃይማኖታቸውን የሚፈጽሙበት ቤት መስጊድ ተብሎ ይጠራል። የሚሰግዱበት፣ የሚያመልኩበት፣ የሃይማኖታቸውን ትምህርት የሚማሩበት ቤት ከላዩ ላይ በጉብታ የሚሰራ በልዩ ሁኔታ ጨረቃና ኮኮብ ተደርጎ ካናቱ ላይ የሚደረግበት የቤት አይነት መስጊድ ተብሎ ይጠራል።

ሰማያዊ የሚለው ቃል ሁለት አይነት ትርጉም አለው የመጀመሪያው ትርጉሙ ሰማያዊ ማለት የቀለም አይነት ሲሆን ሰማይን የሚመስል መልክ ያለው ቀለም ሰማያዊ ይባላል። ሰማያዊ የሚለው ቃል ቀለምን የሚወክል ነው ማለት ነው። ሁለተኛው ትርጉም ደግሞ ሰማይ ከሚለው የተገኘ ስለሆነ ሰማያዊ የሚለው አዊ የሚል ቅጥያ የተቀጠለበት ሰማያዊ ከሰማይ የመጣ የሰማይ የሆነ መልአክን ሊሆን ይችላል ወይም ሌላ ነገርን ከሰማይ የመጣ መሆኑን ለመግለጽ ሲፈለግ ሰማያዊ ይባላል ማለት ነው። ሰማያዊ ማለት ዜግነቱ ወይም ሀገሩ የሰማይ የሆነ የመጣበት ቦታ ከሰማይ የሆነ ነገር ሰማያዊ ይባላል። ሰማያዊው አምላክ እንላለን ለምሳሌ አምላክ ያለው በሰማይ ነው ብለን ስለምናምን ሰማያዊው አምላክ እንላለን ከሰማይ ላይ ያለው ሀገሩ ወደ ሰማይ የሆነው ማለት ነው። ይሄ ሁለተኛው ትርጉም ነው ማለት ነው። አንደኛው ትርጉም ሰማያዊ ቀለምን የሚያመለክት ወይም የቀለም ስም ነው። መልኩ ደግሞ ሰማይን የሚመስል ማለት ነው። የቀለሙ መልክ ሁለተኛው ትርጉም ደግሞ ከሰማይ የመጣ የሰማይ የሆነ ለማነለት ስንፈልግ ሰማያዊ እንላለን ማለት ነው።

ግዢ የሚለው ከእቃ ከሚገዛ በአንድ መስሪያ ቤት ውስጥ ያለ ኮሚቴ ነው። ግዢ የሚባለው። እቃውን የሚገዛ ለመስሪያ ቤቱ የሚውሉትን የተለያዩ ቁሳቁሶችን የተለያየ መረጃ በመሰብሰብ ርካሽ ከሆነበት ወይም ቅናሽ ከሆነበት ቦታ ሄዶ አይነቱን ጥራቱን ተመልክቶ ለመስሪያ ቤቱ የሚያስፈልገውን ቁሳቁስ የሚያቀርብ ባለሙያ ግዢ ይባላል። የግዢ ስርዓት ይባላል ሂደቱ ደግሞ የግዢ ሂደት የግዢ ስርዓት ይባላል። እና ግዢ የምንለው ለአንድ መስሪያ ቤት ወይም ደግሞ ለአንድ ግለሰብ ቤትም ሊሆን ይችላል። በቋሚነት የዛን መስሪያ ቤት እቃ ቁሳቁስ እያሟላ እንዲገዛ የተመደበ ባለሙያ ግዢ ይባላል። ባለሙያው የሚያስተዳድረው ክፍል ደግሞ ግዢ ክፍል በመባል ይታወቃል ማለት ነው። ግዢ የምንለው እሱን ነው። ሻጭና ግዢ ነው ለግለሰብ ሲሆን ለመስሪያ ቤት ሲሆን ግን እቃውን የሚገዛው ገዝቶ የሚያመጣው ባለሙያ ወይም ተወካይ ግዢ ፈጻሚ ይባላል። ክፍሉ ደግሞ ግዢ ክፍል በመባል ይታወቃል። ስለዚህ ግዢ ማለት ንብረትን ቁሳቁሶችን መርጦ ለይቶ አወዳድሮ የሚገዛ አካል ግዢ ይባላል።

በጀት የሚለው ቃል የአማርኛ ቃል አይደለም ቀጥታ ከእንግሊዘኛ የተወሰደ ቃል ነው። በጀት ማለት ለአንድ መስሪያ ቤት ወይም ለአንድ ድርጅት ለዓመቱ የሚበቃው ወይም ደግሞ ለተወሰኑ አመታት ይበቃዋል ተብሎ የታመነበት ለስራ ማንቀሳቀሻ የሚመደብ ገንዘብ ነው። ለአንድ ድርጅት ወይም ለአንድ መስሪያ ቤት ወይም ለአንድ ተቋም የስራ ማስኬጃ የሚመደብ ገንዘብ በጀት ይባላል። በጀት የሚለው ቃል ቀጥተኛ የሆነ የአማርኛ ፍቺ የለውም። አመታዊ ገንዘብ ወይም ደግሞ አመታዊ ተቀማጭ ወይም የስራ ማስኬጃ የስራ ማስኬጃ ሊባል ይችላል። ከዛ ውጪ ግን ቃሉን በትክክል ሊተካ የሚችል የአማርኛ ቃል የለም ለዛ ነው በጀት የሚለው ቃል እንዳለ የተወሰደው ማለት ነው። እና በጀት ማለት ለዓመቱ የስራ ማስኬጃ ወይም ደግሞ ለወሩ የስራ ማስኬጃ የሚመደበው የሚመጥ የገንዘብ መጠን በጀት ተብሎ ይታወቃል

መልካም ልደት። መልካም ልደት ማለት፣ ባማርኛ ቋንቋ ለሰዎች የልደታቸው ቀን የምንመኘው ምኞት ወይም ደሞ የምኞታችን፣ የመልካም ምኞታችን የመግለጫ ቃል መልካም ልደት ይባላል። ሰው የተወለደበትን እለት የተለያዩ ዝግጅቶች በማዘጋጀት ያከብራል። ያ ልደቱን ለሚያከብረው ሰው የምንጠቀመው የመልካም ምኞት የመግለጫ ቃል መልካም ልደት ይባላል። ሴትም ትሁን መልካም ልደት ነው ሚባለው። እ ወንድም ወይም ትልቅም ሰው ቢሆን መልካም ልደት ተብሎ የደስታ መግለጫ የደስታ ምኞት መግለጫ ቃል ነው ማለት ነው፣ መልካም ልደት ማለት።

እወድሃለሁ የሚለው ቃል ትርጉሙ አንድ ሰው ለሌላ ሰው ያለውን ፍቅር የሚገልጽበት ቃል ነው። አንድ ሰው ሌላውን ሰው የሚወድ መሆኑን። በተለይ ደግሞ እወድሃለሁ አንዲት ሴት አንድን ዎድ ወንድ የምትወደው መሆኑን የምታፈቅረው መሆኑን የምታስብለት መሆኑን የምትሳሳለት መሆኑን የምትገልጽበት ቃል እወድሃለሁ የሚለው ነው። ቃሉ የሚባለው ሴት ልጅ ለወንድ ልጅ የምትለው ነው። ወይም እናት ለወንድ ልጇ የምትለው ነው። ወይም እህት ለወንድሟ የምትለው ነው። ወይም ሚስት ለባሏ የምትለው ቃል እወድሃለሁ ነው። እወድሃለሁ ማለት አስብልሃለሁ ሳሳልሃለሁ አፈቅርሃለሁ የሚለውን ትርጉም ይይዛል።

እገዛ ወይም እገዛ ተብሎ ይነበባል። እገዛ ብለን ስናነብ ስናነበው ወይም እገዛ ብለን ስንጠራው ቃሉ አንድን ሰው የማገዝን የመርዳትን ሂደት የማገዘን የመርዳትን ትርጉም ይይዛል። አንድን ሰው በተለያየ መንገድ በገንዘብ ሊሆን ይችላል በቁሳቁስ ሊሆን ይችላል። በአካል በመደገፍ ሊሆን ይችላል የምናግዘው ከሆነ እገዛ ይባላል ሂደቱ። እገዛ በገንዘብ የመደገፍ ሂደት የገንዘብ እገዛ በጉልበት የመደገፍ ሂደት የጉልበት እገዛ። ወይም ደግሞ በተለያየ መንገድ የመደገፍ ሂደት እገዛ ተብሎ ይጠራል መርዳት ማለት ነው። እርዳታ እንደማለት ነው። ድጋፍ እንደማለት ነው። ሌላኛው ደግሞ ላልቶ ሲነበብ ያለው ትርጉም ነው። እገዛ ተብሎ ይነበባል። እገዛ የሚለው ቃል። አንድ ሰው አንድ ነገር ትገዛዋለህ ተብሎ ሲጠየቅ እገዛ ይላል እገዛ ማለት እገዛለሁ ማለት ነው። በገንዘቤ ለውጪ አመጣዋለሁ እንደማለት ነው። መግዛት የሚለውን ትርጉም ይይዛል ማለት ነው። አንድ ሰው ልብስ ቢገዛ ገዛ ይባላል። ይሄን ትገዛለህ ሲባል እገዛ ወይም እገዛለሁ ለማለት ሲፈልግ እገዛ ይላሉ። ይሄ ቅላጼያዊ ንግግር ነው። እና እገዛ የሚለው ደግሞ እገዛለሁ እሸምታለሁ እንደማለት ነው። እና ሲጠብቅ ሌላ ትርጉም አለው ሲላላ ሌላ ትርጉም አለው

ማስተካከያ የተበላሸውን ነገር ማሳመሪያ እንደነበረ ማድረጊያ ያልታረመውን ነገር አርሞ ጥሩውን ነገር በማስገባት ትክክል ያልሆነውን ነገር የማስወጣት ስራ ማስተካከያ ይባላል። ማስተካከያ ደግሞ ለምሳሌ ለፀጉር ከሆነ ፀጉር ማስተካከያ ይባላል። ፀጉሩ የሚቆረጥበት መሳሪያ ማስተካከያ ይባላል። ወይም ፀጉሩ የሚከረከምበት መሳሪያ ምላጭ ሊሆን ይችላል ወይም ሌላ ሌላ መሳሪያ ፀጉሩን እንዲያጥር ለማድረግ ወይም እንዲላጭ ለማድረግ የሚደረግበት መሳሪያ ማስተካከያ ይባላል። ከዛ ውጪ ለጽሁፍ እርማት የሚሰጥበትም መንገድ ማስተካከያ ይባላል